ዛሬ የተመገብኩት ምግብ ሽሮ ወጥ ነው። ቁርሴ የበላውት ነገር ግን ቁርስ አንዳንዴ መብላት የሚያስፈልገው ቀለል ያሉ ምግቦችም ቢሆን የተመረጠ ይሆናል ምክንያቱም ቀለል ያሉ ምግቦች በቀላሉ ለኛ ዉሏችንን የሚያሳምሩልን ይሆናሉ በቁርስ ሰዓት አብዛኛውን ሰዓት መመገብ ያለብን ለምሳሌ ሩዝ የመሳሰሉትን ነገሮች ብንመገብ ቀለል ያሉ ምግቦች ስለሆኑ ከእኛ ጋር በደንብ የሚሄዱ ምግቦች ናቸው ማለት ነው። አብዛኛውን ሰው ለቁርሱ ብዙም እንትን አይሰጥም ትኩረት አይሰጥም ምክንያ ምን እንደሆነ ባይገባኝም ግን ለቁርስ ደግሞ ትኩረት የምንሰጥበት ጊዜ ለኛ ጥሩ አጋጣሚ ይፈጥርልንናል ያንን ጥሩ አጋጣሚ ደግሞ እኛ ግዴታ ወደ ኢነርጂ መቀየር ወደ ሀይል ቀይረን እንድንሰራበት እንችላለን። እንዴት ቁርስ ሳንበላ አንድ ቀን ብንውል እንዴት ዉሏችን ከባድ እንደሚሆን በደንብ መረዳት እንችላለን። አንዳንድ ሰው ብዙም በጾም ሰአቱን ያሳልፍና ተሰብስቦ መብልን መስራት ይከብደዋል። ስለዚህ እንደነዚህ አይነት ችግሮችን ደግሞ ለመፍታት ግዴታ ምን ማድረግ ይጠበቅብናል? ጥሩ የሆነ የ መረዳት እንትን እንዲኖረን ይገባል ነገሩን መረዳት አለብን ማለት ነው። ነው ሀይል ወደ ሀይል የሚቀይር ምግብ ስለዚህ ምግብ በልተን ወደ ሀይል እንዴት እንቀይረዋለን የሚለውን መረዳት አለብን

እጅ መጨባበት ትወዳለህ እጅ መጨባበት ማለት ያው ሰላምታ ለማለት ይመስለኛል። ሰላምታ ማድረግት መቀራረብ ደግሞ የሰው ልጅ ያላቸውን ግንኙነት እንዲጀምሩ ያደርጋል። በአብዛኛው የአውሮፓውያን ሀገራት እንዲህ አይነት የባል ብዙም የላቸውም ምክንያቱም በእጅ መያዝ ሌላ ነገሮችን መቀረራብ እንደ መጥፎ ነገር ነው የሚያዩት ነገር ግን በእጅ መቀራረብና መጨባበጥ ጥሩ ነው። ሰላምታ ግንኙነትን ያጠነክራል ያጠነከረን ማለት ደግሞ ለኛ ብዙ ነገሮችን ማህበራዊ ህይወቶችን እንድናቀለጥፍ የደረገን ማህበራዊ ህይወቶችን እንደግሞ አቀላጠፍነው ማለት ያው በቀላሉ ወደ ስኬት ደረጃ እንደርሳን ማለት ነው። ስለዚህ በእጅ መጨባበጥ ወይም ሰላምታ ማድረግ ጥሩ የሆነ ነገር ነው ብዬ ነው የማስበው። አንዳንድ ሰው ከሰዎች ጋር መቅረብ ነው የማይወድ ሰው አለ በርግጥ ያን ያህል ግንኙነት ከሰዎች ጋር የማያስደስተው። ብዙ አይነት ሰው አለ ነገር ግን መቀራረብ ደግሞ ይሄን ነገር ያስቀረን ጥሩ ነው መቅረብ የሰው ልጅ ሲኖር በህይወት ግንኙነት ከሱ ጋር ቢኖረውና መቀራረብ ቢችል የተበለጠ በጣም አሪፍ የሆነ እድል ይፈጥራል ብዬ አስባለሁ። ስለዚህ እኛ በህይወት በምንኖርበት ወቅት ከሰዎች ጋር በመከራረብ ግንኙነት በማብዛት ጥሩ ነገር መፍጠር ይቻላል። ስለዚህ ሁላችንም በተባበረ ክንድ አንድ ላይ ሆነን ነገሮችን ለመፍታት ግዴታ አንድ አይነት እምነት አንድ አይነት አቋምና አንድ አይነት አስተሳሰብ ሊኖረን ይገባል። ይሄ ደግሞ በቀዳዱ የሚዳብር ነገር አይደለም በርግጥ ብዙ ነገር የሚጠይቅ ነገር ቢሆንም እኛ ደግሞ ያላሳደሰ ጥረት በማድረግ ይሄን ነገር መቅስ ከወዲያኙ መቅረፍ እንችላለን ብዬ አምናለሁ። ስለዚህ ሁላችንም ይሄን ነገር ለመሰካት ጥረት ማድረግ ይገባናል ብዬ አምናለሁ። ስለዚህ ይሄን ነገር ትኩረት ተገብቶት ሊሰራ የሚገቡ ነገር ነው የሰው ልጅ ሰላም ካልተባባለ ግንኙነት ከሌለው እንስሳ ማለት ነው። እንስሳ ነው ሰላም የማይበባል ስለዚህ ይሄን ነገር ለመፍታት ሁላችንም ጠንክረን በየተንበትበት ተደረጀትንበት መስክ ይህንን ነገር ለመፍታት ብንሰራ የበለጠ ጥሩና አሪፍ የሆነ ህይወት ይኖረናል ብዬ አስበለው። ስለዚህ ሁላችንም ይሄን ብዬ ለማሳካት ጠንክረንና በርተት መስራት ይገባናል በእጅ መጨባበጥ ወሳኙን ነገር የሚሆነው ከሰዎች ጋር ባለንግልኝነት ውስጥ የበለጠውን ሚና እንደንጫወት ያደርገናል። የበለጠው ሚና ማለት እኛ ጥሩ አይነት አስተሳሰብ ካለን የአስተሳሰባችን አንድነት እየሰፋ ከሄደ ከስዎች ጋር የለን ግንኙነት ይጨምራል ከሰዎች ጋር የለን ግንኙነት ከጨመረ ደግሞ ማህበራዊ ህይወታችን የተቀለጣጠፈ ይሆናል ማህበራዊ ህይወታችን በሚቀላጠፍበት ወቅት እኛ ብዙ ነገሮችን የማሳከካት እድል ይገጥመናል። ምክንያቱም አንድ ሰው ከብዙ ሰዎች ሰላም የሚበበል ከሆነ ብዙ ነገሮችን ይለምዳል ያንን ለመደ ማለት ደግሞ ከብዙ ነገሮች ጋር የበለጠ ግንኙነት ይኖረዋል። ዘርፉን ያበዟል ዘርፉን አበዙ ማለት ስኬታማ የመሆን ምስጢሩ እየተገለጠለት ይመጣል ያ ተገለጠ ማለት ደግሞ ወደ ስኬት ብዙ መንገድ ያቀናል ማለት ነው። ስለዚህ ሁላችንም በቻልነው መጠን በቻልነው አቅም ይሄን ለመሳካት ጠንክረን ነበርተን መስራት ይገባናል ብዬ አስባለው እንዴት ይሄንን በርዝተን ማሳካት ይገባናል ቀን በየተመሰማረንበት ሙያ ዘርፍ ጠንክረንና በርትተን በመስራት ለሃገረችንም ለወገናችንም አለይታ ልንሆን ይገባል። እንዴት አለይታ እንሆናለን ካልን አለይታ ምንሆንበት በብዙ አማራጮች አሉ ነገር ግን ከነዚያ ውስጥ ዋና ዋናዎቹ ለቤተሰቦቻችን መከታ ልንሆን እንችላለን ከመከታም አልፎ ለሀገር ለወገን ጠቃሚ ትውልድ ልንሆን እንችላለን። ስለዚህ ይሄን ነገር በማሳካት ያለነውን ሚና በመጫወት ከፍ ያለ ደረጃ እንደርሳለን ብዬ አስባለውን ከፍ ያለ ደረጃ እየደረስን ከመጣን ደግሞ ለስኬት ጥሩ የሆነ ግምት ይኖረናል። ግምቱም አሪፍ የሚባል ደረጃ ይደርሳል ያደረጃ ደግሞ እኛ ወደምንፈልገው አድጎ ብዙ ነገር ሊደርስ ይችላል ማለት ነው። ስለዚህ ሁላችንም በያልንበት ስራ ዘርፍ ሳንነቅ ጠንክረን በመስራት ሀገራችን ወግናችን ትውልዳችንን ልናኩራ ይገባል። እኛ የሃያ አንደኛው ክፍለ ዘመን ጀግኖች ስለሆንን በሃያ አንደኛው ክፍለ ዘመን ደግሞ እንደዚህ አይነት የረከሰ ነገር መስራት ስለሌለበት ትውልዱ ደግሞ ከዚህ ነገር እንዲ ድንና ጥሩ የሆነ ግንኙነት ከማህበረሰቡ ጋር እንዲኖረው በሚል ጥሩ ሀሳብ ይዘን መገኘት ይገባናል። ስንል በአክብሮት እና በመሳሰብ እንዲሁም በተለያዩ ጉዳዮች